ምን አይነት መሳሪያዎች ትጠቀማለህ? ለሚለው ያው እንደየመሳሪያው አይነት ማለት ለ የምንጠቀምባቸው በስራ የምንጠቀምባቸው መሳሪያዎች አሉ ቤት ውስጥ የምንጠቀምባቸው መሳሪያዎች አሉ። ያው ለምሳሌ በኦፊስ ከምንጠቀምባቸው መሳሪያዎች አንድ ኮምፒውተር ነው። የጽህፈት መሳሪያዎች አሉ የተለያዩ ጋውኖች አሉ እንደገና ደግሞ ያው መጽሐፍቶችና ፓርከር ይኖራሉ። ቤት ውስጥ ከምንጠቀማቸው የመሳሪያዎች መሳሪያያ ደግሞ ያው እንግዲህ ለተለያየ የምንጠቀምባቸው መሳሪያዎች ይኖራሉ። ለምሳሌ ያው ለመጻፍ የምንጠቀምባቸው እንደገና ለ ስራ መቆፈሪያ ያው ብዙ አይነት መሳሪያዎች አሉ። ቤት ውስጥ ከምንጠቀማቸው እና ማት ያው ምን አይነት መሰሪያዎች ናቸው? የሚለው እየንደየ እንደየመሳሪያው የምትጠቀምበት የስራ አይነት ይለያያል። ለምሳሌ ለመቆፈር ከሆነ መቆፈሪያ ይኖራል አትክልት ለማጠጣት ምናምን ለመኮስኮስ የሚያስፈልገው አንዳንድ መሰሪያዎች አሉ። በዛን ግን ናቸው ለማቆረጥ ያበቁት ጥፍር መቆረጥ ያምን እንጠቀምባቸዋለን ለፀጉር

በመስመር ላይ ትማራለህ? ለሚለው አዎ በመስመር ላይ እማራለሁ ብዙ አይነት ትምህርቶች አሉ በመስመር ላይ ከሚሰጡ የተለያዩ የኮርሶች አይነቶች አሉ። ለምሳሌ የአርቲፊሻል ኢንተለጀንስ የሳይፐር ሴኩሪቲ እንደገና ሌሎች ብዙ አይነት በመስመር ላይ በመስመር ላይ የሚሰጡ የትምህርትን አይነቶችን እከታተላለሁ። በሳምንት ወይ ደግሞ በወር ወይ ደግሞ በአመት አንዳንድ ጊዜ በስድስት ወር የምከታተላቸው ነገሮች አሉ። አጫጭር የሆኑ አብዛኞቹ የኮርሶች እና አብዛኞቹ ላይ በችሎታ ላይ እንደ በእውቀትና በልምድ ላይ ምናምን ለማግኘት የምንጠቀምባቸው የተለያዩ የአጫጭር የሆኑ የኮርሶች አሉ። እነዛ ኮርሶች በመስመር ላይ ነው የምማራቸው። ሌሎች ደግሞ አጫጭር ከአጫጭር በላይ ደግሞ እንደገና ደግሞ ያው በአመት ተለቅ ያሉ በመካከለኛ የሚባል ኮርሶችም በመስመር ላይ እወስዳለሁ ማለት ነው።

ያው ምን አይነት ሳሙና ትጠቀማለህ የሚለው እንደየሳሙናው ይለያያል። አንዳንድ ጊዜ ላይፍ ቦይ የምጠቀምበት የሳሙና አይነት አለ። እንደገና ደግሞ በብዛት ግን ያው እንግዲህ ዶቭ ሚባል ሳሙና ነው የምጠቀመው ያው ዶቭ በጣም ድርቀት ይከራከራል የሰውነት ዝንነትን ይጨምራል። ያው ለ ያው የላይፍ ቦይ ትንሽ የሆነ እንትን ነገር አለው የራሱ ውጤት ሳይድ ኢፌክት አለው። የዶቭ ግን ያው የተሻለ የምለው ያ በክሬም አለው ስለዚህ በክሬም አይነቶች ስንትጣጠብበትት የተሻለ ሳሙና ብዬ ስላስበው። እሱ ነው ዶቭ ነው የምጠቀመው በሻምቦ አይነትም ተጨማሪዎች አሉ። ስለዚህ በብዛት የለሰውነት ለፊቴ እንደገና ደግሞ ለጠጉሬ ከምትጠቀምባቸው የአብዛኛው የሳሙና አይነቶቹ ያው እሱ ዶቭ ነው ማለት ነው። አንዳንድ ጊዜ አለፍ አለፍ ሲል ደግሞ የላይፍ ቦይ የምጠቀምበትም ሰዓት አለ ማለት ነው

ማህበራዊ ሚዲያ ትጠቀማለህ? የሚለው አዎ ብዙ አይነት የማህበራዊ ሚዲያዎች አሉት። ከእነዚህ የተለያዩ ማህበራዊ ወንዶች ለምሳሌ ፌስቡክ፣ ትዊተር፣ ቲክቶክ እንደገና ደግሞ ዋትሳፕ፣ ቴሌግራም እንደገና ደግሞ ስናብ ቻት፣ እንደዚህ በብዙ የተለያዩ የማህበሪያ ሚዲያዎች አሉ። ስለዚህ ከእነዚህ እኔ ካ በብዛት የምጠቀምባቸው የማህበሪያ ሚዲያዎቹ አንዱ ምንድነው? ያው ፌስቡክ ነው በፌስቡክ የተለያየ የጓደኞቼ የራሴ የቤተሰብ እንደገና የክስራ ጋይ ተያኙ የጽሁፎችና አላሳ ሌሎች ለመዝናኛ የሚሆን ነገር የሚወበዙበት የፕላትፎርም አይነት ነው። ሌላኛ ደግሞ ከሶሻል ሚዲያ የምትጠቀመው ያው ቲክቶክ ነው አጫጭር ቪዲዮዎችንን ሼር የምናደርግባቸው ከሌሎች ሰዎች ሼር የማደርግባቸው ከሌሎች ሰዎች ሼር ያድርጉት ቪዲዮ ደግሞ ቪው የማደርግበት የምዝላናበት ለመዝላናት ለመዝለናት የምትጠቀምበት እሱ ነው። ተጨማሪም ያው ቴሌግራም እና ዋትሳፕ የምትጠቀምባቸው ሰአቶች እለው። ኢንስትራግራሞቹም እነዚህ በማህበራ መድያ ከምንጠቀምባቸው አይነቶች ናቸው ማለት ነው።

ምን ያህል ጊዜ መጽሐፍ ታነባለህ ለሚለው? ያው እንደየመጽሐፍ አይነቱ ይለያያል። ዝም ብሎ ማብዛኛው ጊዜ ለትምህርት ምንጠቅምባቸውን ለማቴሪያል ለምናምን ከሆነ ያው እንግዲህ በሳምንት አንዴ ሁለቴ የማነባቸው ጊዜዎች አሉ። እንደ ከስራ ውጪ ያሉ ሌሎች መጽሐፍቶች ከሆን ደግሞ ያው አንዳንድ ጊዜ እረፍት ላይ በአንድ ሴሚስተር ስራዬ ስጨርስ። እማነባቸው አንዳንድ የ የ አለ ልቦዎለድ አይነቶች የመጽሐፍ አይነቶች አሉ። ሌለኞቹ ደግሞ እንደገና ከሃይማኖት ጋ የተያያዙ ወይ ደግሞ ከታሪክ ጋ የተያያዙ የተለያዩ የመጽሐፍቶች ስላሉ። እነሱም ያው በስድስት ወር ወይ ደግሞ በአመት ሁለት ጊዜ። በመጽሐፍ በላይብረሪ ቸክ ቸክ አድርጌ ያው የማነብበት ጊዜ አለ። ሌሎች በእንግሊዝኛ የተጻፉ ሌሎች መጽሐፍቶችም እንደዚህ አነባለሁ። ግን በብዛት ግን የማነበው መጽሐፍ ያው የስራ ከኔጋ የተያያዘ የመጽሐፍ አይነቶች ናቸው ማለት ነው

ዋይፋይ ትጠቀማለህ የሚለው አዎ አዎ እጠቀማለሁ ብዙ አይነት በብዙ ቦታ ዋይፋይ እጠቀማለሁ። የመጀመሪያው የምጠቀምበት የዋይፋይ ቦታ ያው በስራ ቦታ ነው። ልክ ስራ ስገባ ጠዋት በእያንዳንዱ ጊዜ ዋይፋይ ከኮምፒውተሬ ከፍቼ በሆት ስፖት አመካኝነት ዋይፋይ እጠቀማለሁ። ከዛ ከኦፊስ ውጪ ደግሞ ሌሎች እዛ በዩኒቨርሲቲ ውስጥ ካሉ ሌሎች ዋይፋዮችም እጠቀማለሁ። ስራ በማልገበበት ሰዓት ደግሞ ያው በመዝናኛ ቦታዎች አንዳንድ ቦታዎች በሆቴሎች በመዝናኛ በኮፊ ሀውሶችም እዛ አቬላብል የሆኑ ወይ ደግሞ ያሉ የዋይፋይ አይነቶች እጠቀማለሁ። እንደገና ደግሞ ከዛ ባለፈ ደግሞ ያው በሰፈር በአካባቢው እኔ በምኖርበት የቤት ውስጥ አካባቢ ያለውን የዋይፋይ ያለባቸው ሰዎች አሉና እኛ ጋር አጠገብ ጎረቤቶች በሱጋም የምጠቀምበት ጊዜ አለና በዛ በተለያዩ በሶስት አይነቶቹ ወይፋይ እጠቀማለሁ ማለቴ ነው

የአካል ብቃት እንቅስቃሴ ታደርጋለህ ለሚለው? ያው በእርግጥ ብዙም ያካልን ያካልብቃት እንቅስቃሴ ያላደረግን በግሌ ፐርሰናሊ። ግን ደግሞ አለፋአለፍ ብዬ ደግሞ የሆነ የጤና ስሜት የጤና ማወክ ምናምን ሲሰማኝ። ግን ያው እንግዲህ ለሰውነቴ የተወሰነ ለማሻሻል እና የተወሰነ እንትን ለማድረግ ያው በሳምንት አንድ ጊዜ ሁለት ጊዜ የአካድ ብቃት እንቅስቃሴ የማድርግባቸው ነገሮች አሉ። በርግጥ ከዚህ በፊት ተማሪ ስኖር ወይ በዩኒቨርሲቲ ያለውኝ የአካል ብቃት እንቅስቃሴ አደርግ ነበር በየቀኑ። ከልክ በቃ በኋላ አሁን ስራ ከገባኝ በኋላ ግን በብዛት የምትጠቀምባቸው የአካል ብቃት እንቅስቃሴ የለም። በቃ በተለየ መልክ ግን ያው የሆነ ነገር የጤና ችግር ሲኖር ወይ ደግሞ ተመሳሳይ ሌላ ነገሮችን ሲያጋጥመኝ የሆነ ጉዳት ሲያጋጥም ያው ለዛ ጤንነት ለማገገም ወይ ጉዳቱን ለማሻሻል። የተወሰነ የአካል ብቃት እንቅስቃሴ አደርጋለው ለዛ ነው የምጠቀመው ማለት ነው

ኮምፒውተር መጠቀም ትችላለህ ለሚለው አዎ ኮምፒውተር መጠቀም እችላለሁ። በሁለተኛ በሁለት መንገድ አንደኛ በኖርማል በተለመደው ከተማርኩት ነው ወይ ደግሞ ዝም ብሎ በራሴ ከተማርኩት የኮምፒውተር አጠቃቀም አለ። ሁለተኛው ደግሞ ያው እንደ አንድ ፊልድ በዲግሪ ደረጃ የተመረቅኩት በኮምፒውተር ሳይንስ ኤሪያ ስለሆነ ያው የተለያዩ የኮምፒውተር መጠቀም በላይ የተለያዩ ፕሮግራሚንግ ላንጉጅ የመጻፍ አንዳንድ የሶፍትዌር ዲቨሎፕ የማድረግ እንደገና ደግሞ የተበላሸው ሶፍትዌሮች እና የሃርድዌሮችን የማስተካከል እና የማሻሻል አቅም አለኝ። ስለዚህ በሁለት መንገድ ኮምፒውተር እነዚህ የተለያዩ የኮምፒውተሮች አይነቶችም እንደ ላፕቶፕ እንደ ስማርት ፎን እንደ እንደገና ደግሞ ሌሎች ተለቅ ያሉ የማይክሮ ኮምፒውተሮች ምናምን እንደዚህ ያሉ ነገሮች በብዙ መጠቀም እችላለሁ። ከነ ሶፍትዌሮቹ ጭምር የማይክሮሶፍት ወርድ ኤክሲኤል ፓወር ፖይንት የሚሉ እነዚህ የኮምፒውተር አይነቶች ስኪሎችም መጠቀም እችላለሁ ማለት ነው

ሳንቲም ትቆጥባለህ ለሚለው? አዎ እቆጥባለሁ ያው የምቆጥባቸው የተለያዩ መንገዶች ሊኖር ይችላል። አንደኛ የምቆጥበት አይነት መንገድ ምንድነው? አላስፈላጊ ወጪዎች ከማጥፋት ነው በዛ መልኩ ነው የምቆጥበው። ሁለተኛ ደግሞ ያው የራሱ በባንክ ተጨማሪ የባንክ አጎልግሎት አወጣና ያው ልክ የደሞዝ ነገር ሲሰጠኝ ከመቶ እስከ ሁለት መቶ እስከ አምስት መቶ ያለውን ደግሞ ያው የሳንቲም እቆጥበዋለሁ። ከዛው ደግሞ ተመራጭ ካለው ደግሞ አንዳንድ ጊዜ በዚህ አካባቢ ወይ በስራ ወይ በተለያየ መንገዶች አሉ። የተለመዱ ባህላዊ የሆኑ የቁጠባ አይነቶች አሉ። በዛው ደግሞ ያው ከጎረቤቶች ከጓደኞች ወይ ደግሞ ከተለያዩ የማህበረሰብ አካላቶች። ከነሱ ጋር ሆኜ ደግሞ ያው በዛ በባህላዊ መንገድ የምቆጥበው ነገር ያለ እሱ በብዛት የተለመደ አይደለም። ግን በብዛት ግን ባንክ ላይ ያው የምትቆጥበው አይነት ነው ማለት ነው

ባዶ እግር መራመድ ታውቃለህ ለሚለው? በእርግጥ የተወሰነ አንድ ቀን ብቻ ነው። ተማሪ እያለሁኝ ባዶ እግር መራመድ ማቆም ማለት። የዛኔ ከሃይማኖት ጋር የተያያዙ የዚህ የጾም አርባአም ይባላል ጾም አርባ ያው የጌታችን መዳኒታችን ኢየሱስ ክርስቶስ የጾመበት በሱ ጋር እሱም አርባ ቀና ቀና አርባ ሌሊት የጾመበት ተምሳሌት በማረግ የሚጾም ያብይ ጾም ነው። እና የዛኔ የህማማት ቀን የሚባል አለ አንድ ሳምንት የመጨረሻ ሳምንቱ። ከጾሙ አይነት የመጨረሻ ሳምንት ስለዚህ የዛኔ እሱን ለማስታወስ የጌታ ስቃይ ለማስታወስ ምናምን አንዳንድ ጊዜ በእግርህ ትራመድ በእግርህ ጫማህን ያለ ጫማህን በእግርህ ባዶ እግርህ ትራመዳለህ የእሱ ጽድቅ ነው። ሲባል የነበረው እና የዛኔ ባዶ እግር መሄድ ነበር። ከዛ ውጪ ግን ግርመ ተራምጄ አላውቅም ከጾሙ ውጭ ማለቴ ነው ኖርማሊ ማለቴ ነው።

በምን ሰዓት ትነሳለህ ለሚለው? ሁለት አይነት የሰዓት መነሳት ነው ያለው። ለስራ ከሆነ ያው እንግዲህ አብዛኛው ጊዜ አንድ ሰዓት ከአሥራ ሁለት ተኩል ቀን ክፍል እነሳለሁ። የተወሰነ ቆይቼ የአንድ ሰዓት ከተኩል ያለውን ሄጄ ሰርቪስ የምትጠብቅባቸው ሰአቶች ናቸው። ከዛ ውጪ ግን ከስራ ውጪ ያሉ ግን አብዛኛው ጊዜ ያው ከሁለት ሰዓት እስከ ሶስት ሰዓት ያለው ነው። የምንነሳ ከስራ ውጭ አለው ለምሳሌ ቀዳሜ እለት ከሆነ ያው እሁድ እንኳን አንዳንዴ ጊዜ ሁለ አስራ ሁለት ጊዜ የምናሳበት ምክንያቶች አሉ። ምክንያቱም አንደኛው ሌላ ተጨማሪ የምንጠቀም የምንጠየቅባቸው ከጓደኞች የምንሄድባቸው ቦታዎች ካሉ። ሁለተኛው ደግሞ ያው ቤተክርስቲያን ሚንሳለምበት ነገር ሲኖር ያው ከአሥራ ሁለት ሰዓት እስከ አንድ ሰዓት ያለውን የምንነሳበት ሰዓት አለ። በብዛት ግን። ለስራ ናቸው የምንነሳባቸው ያው አንድ ሰዓት በብዛት ከአንድ ሰዓት እስከ አንድ ተኩል ያለ ናቸው ማለት ነው

በየተኛው እጅ ትጽፋለህ? ለሚለው ያው አብዛኛ ጊዜ እኔ በግሌ የምጠቀመው የእጅ ጽሁፍ በየትኛው እጅ ትጽፋለህ የሚለው ያ በቀኝ እጄ ነው። በእርግጥ አንዳንድ ሰው በግራ እጃቸው የሚጽፍ ሰዎች ይኖራሉ። ግን እኔ ግን ያው አብዛኛው ጊዜ የምጠቀመው በቀኝ እጄ ነው። በግራ ግን ጭራሽ መጽሐፍ አልችልም። በራሱ የተለየ ጽሁፍ ነው የሚሆነው። ግን ያው በግራ ቀኝ በቀኝ እጄ ግን እጽፋለሁ። ግን ዋናው ግን ያው የተሻለ የሚሆነው በቀኝ እጅ ነው ምክንያቱም በግራኝ የተለመደም አይደለም በእኛ ጋር። ግን ከተፈጥሮ ከተፈጥሮ ገና ከተወለዱበት ጀምሮ አንዳንዶቹ በራሳቸው በግራ የሚሰሩ በግራ የሚይዙ በግራ የሚበሉ እንደገና ደግሞ በግራ እጃቸው የሚጽፉ ሰው የሚጽፉ ሰዎች በብዛት አንዳንድ የተወሰነ የተወሰነ አሉ። ግን ወደ እኔ በግሌ ግን በአብዛኛው ጊዜ በቀኝ እጄ ነው የምጽፈው ማለት ነው። የምጽፈው እኔ ማለት ነው።

ልብስ ምን ያህል ጊዜ ታጥባለ? ለሚለው ያው ልብሴም ማጥባችሁ የተለያዩ ቀኖች አሉ። ስለዚህ በሳምንት አንዳንድ ጊዜ አንድ ጊዜ ወይም ሁለት ጊዜ የማጥባቸው አሉ። እንደየልብሷ አይነት ነ። ያው የፓንት፣ የውስጥ ልብስ፣ ምናምን እኮ በሶስት ቀን የማጥባቸው ነገሮች አሉ። ከዛ ውጭ አሉ ግን ያው በሳምንት አንድ ጊዜ አጥባቸዋለሁ። ግን በሳምንት ምን ያህል አብዛኛው ሁለት ጊዜ ናቸው የማጥባቸው። አንዳንድ ጊዜ ደግሞ ወደ ፊልድ ወይ ደግሞ ወደ ሌላ ቦታ ወጥተህ ስትቆይ ወይም ወደ ቤት ገጠር ቤት ሄደ ቤተሰብ ለመጠየቅ በምንሄድባቸው ጊዜ ደግሞ እንደ እየወጣህበት እየቆየህበት ጊዜ ከሁለት ከሳምንት እስከ ሁለት ሳምንት የሚሆነውን ጊዜ ደግሞ ሊረዝም ይችላል። ግን አብዛኛው ጊዜ ያለውን የልብስ ማጥበበት ግን ያው በሳምንቱ ሁለት ጊዜ ነው ምክንያቱም ከስራ እረፍት የማገኛቸው ቅዳሜና እሁድ ስለሆነ አብዛኛው ጊዜ ቅዳሜና እሁድ ባር ሳምንት ሁለት ጊዜ አጥባለሁ።

ሸማ ማብራት ትወዳለህ ለሚለው ያው ሸማ ማብራት የራሱ ምክንያት ሊኖሮው ይችላል። በብዙ መንገዶች ነው ሻማ የሚበራው አንደኛው። የ እንደገና የአመት በዓል ሲሆን የምትፈልገው ቀን ላይ የተወልድበት ቀን ሲሆን ሻማ ተብራለህ። እንደገና ከሃይማኖት አንፃር ስናያቸው ደግሞ ከሃይማኖታዊ በዓሎች አንዱ። አንተ በምትፈልግበት ወይ ደግሞ ውለታ በተደረገልኝ ብለህ የምታስበው የምታ በደንብ በተሻለ የምታከብረው የመልአክ የቅዱስ አይነቶች እነዚህ ጻድቃናት ወይስ ስማታት ስም በእነሱ ስም የምታበራው የሸማ መራት አለ። ስለዚህ ሻማ ማብራት ትወዳለህ ሳይሆን ያው አበራለው አብራለው መውደድስ ብቻ ሳይሆን። ያው ግዴታህም የሚሆንበት ወይ ደግሞ የግድ የምታበራቸው ቀኖች አሉ። እነዛ ለምሳሌ በእኛ ጋር ጊዜ ያው የመጀመሪያ አንደኛው ቀን አለ። ከዛ ደግሞ የማርያም ልባቸው ሃያአንድ ቀን አለ የገብርኤል የሚካኤል እንደገና የባል እግዚአብሔር እነዚህ ከምናበራቸው አንዱ የማብራቶች አይነቶች ናቸው። እንደገና ሌሎች ደግሞ ቀኖች አሉ እንደዚህ የተወለድኩበት የበርዝዴይ አይነቶች ደግሞ ያው ሸማ የምናበርባት ነገሮች አሉ። እና በአጠቃላይ ያው እወዳለሁ ለማለት ነው

በጀት ታስተዳድራለህ ለሚለው በርግጥ ሁለት አይነት በጀት ሊኖር ይችላል። አንደኛ በድርጅት ምታስተዳድረው የበጀት አይነት ይችላል ሁለተኛ ደግሞ በግልህ በስራ ውጭ ትንሽ ስራ የመከፈት ከስራ ምታስተዳድረው በጀት ሊኖር ይችላል። ሶስተኛው ደግሞ ያው ቤት ውስጥ ሊኖር የሚችለው የበጀት አይነት ነው ስለዚህ አብዛኛው እኔ በግሌ የማስተዳድረው ያው በቤቴ ያለው የበጀት አይነት ነው። የበጀት ምንጫው ከወር ደሞዜ ማገኛቸው የበጀት ነው። ስለዚህ የተሰጠኝ የወር ደሞዙ የተሰጠኝ በጀት በቤት ውስጥ ከሚያስፈልገኝ ወጪዎችን እነሱን እንቀንስና ነው። ተጨማሪ ደግሞ ለቤት ለምስት እና ለልጆች ከሚሆነው የዕለትምርት። ለመብራት ለውሃ አገልግሎት እነዚህ ለሁሉም የሚሆኑችን በጀት እመድባለሁ። በዛ መልክ ያው የራሴን የበጀት አስተዳደሩ ለማለት ነው። ከዛ ውጪ ለኔ የሚያስፈልጉኞቹም የተጨማሪ የሁሉም ሁሉም በጀት እኔ ነው ማስተዳድረው ማለት ነው

በእጅህ መሸመን ታውቃለህ ለሚለው ያው እውነት ለመናገር። መሸመን ማለት። መ በእጅህ ልብሶች አንዳንድ ምኖች መስራትም ይሆናል ወይስ? እንደዚህ የልብስ እንደዚህ በጡጥ የሚሰራ የመሸመን አይነት ሊሆን ይችላል ብቻ እርግጠኛ አይደለሁም። ዞሮ ዞሮ ግን። በእጅ መሸመን ታውቃለህ ለሚለው አይ አላውቅም ነው መልሱ ማለት ነው

በምን ትመገባለህ ለሚለው ያው በምን ትመገባለህ? ማለት ብዙ አይነት ምግቦች አሉት የብዙ አይነት ምግቦዎች ደግሞ የራሳቸው የሚቀርብባቸው የራሳቸው መስሪያ አለ። ስለዚህ እንጀራ ከሆነ ያው እንግዲህ እንደዚህ ቦፌ የሚባል እኛ ጋር ምግብ የምንመገብ የምናቀርብበት የምግብ አይነቶች አሉ። እንደገና ደግሞ ሌላ የምግብ አይነት ሲሆን እንደነ ጎንፎ ከሆነ ደግሞ እሱ ደግሞ የራሱ ሳህን ሊኖረው ይችላል። እንደገና ሌሎች አይነቱ የምግቦች አይነት በራሳቸው የሆነ የምንመገባቸው የራሱ እቃ አለ። በምን ትመገባለህ? እንደገና የምንመገበው የምንበላው የምግብ አይነት ከሆነ ደግሞ ያው የተለያዩ እንጀራዎች አሉ ዳቦ አለ ፓስታ አለ መኮሮኒ አለ። ሩዝም ሊኖር ይችላል እና የተወሰኑ እነዚህ ከምግብ አይነቶች ናቸው። በምን መልኩ የምንላቸው ግን ያው እንግዲህ ለምሳሌ በፓስታ ከሆነ ያው በፋር በፋርኬታ ነው የምንጠቀመው። ሩዝ ከሆነ ማንኪያ እንጠቀማለን ያው ለእንጀራ ከሆነ ግን ሁሉ ጊዜ ያው በእጃችን ነው የምንበላው ማለት ነው

በስራ ቦታ ጓደኛ አለህ ለሚለው አዎ ያው ጓደኛ አለኝ። ሁለት አይነት ጓደኛ ነው የሚለው የቅርብ ጓደኛ አለ። እንደገና ደግሞ ዝም ብሎ የስራ ባልደርባ የጓደኛ ሊኖር ይችላል። ስለዚህ እነዛ ጓደኞቼ የየራሳቸው ባህሪ የአቀራረብ ምናምን ሊኖሩ ይችላል። ስለዚህ በስራ ቦታ ሊኖረኝ የሚችለው ጓደኛ አብዛኛው ጊዜ ያው ከስራ ጋር የተገናኘ። ጓደኛ ነው የሚሆን የሚችለው ልክ እንደ ከዛ ውጭ ከስራ ውጭ ያሉ አብሮ አደጌ ከእኔ ጋር የነበሩ ከእኔ ጋር የተማሩ ወይ ደግሞ የራሴ ችግርና የራሴን ሚስጥር የማካፍልባቸው የጓደኛ አይነቶች አይደለም። በቃ ኖርማሊ በስራ በምንገናኝበት በየቀኖች። ከስራ ጋር የተገናኘ አብረን የምንሰራባችሁ ስራችው ሲኖር ናችሁ ይሄ ጓደኛዬ ስራ ቦታ ጓደኛ የምለው። ከዛ ውጪ ግን እንደገና ደግሞ ያው ከእኔ ጋር ያደጉ ሌሎች ከስራ ቦታ ሌላ ቦታ የሚሰሩ። ግን ደግሞ አንድ ላይ የምንበርበት አካባቢ ጓደኞችም በተጨማሪ አሉኝ

ከደንበኞች ጋር ትገናኛለህ? ለምን ማለት ያው እንግዲህ ደንበኛ ማለት እንደ አንድ ርዕስ የራሴ የቻልከው አንድ ካምፓኒ ካለ ወይ ደግሞ የራስህ አንድ የንግድ ስራ ካለህ ወይ ደግሞ ሌሎች ተጨማሪ ትናንሽ የሆኑ የራስህ የግል ድርጅት ከነዛ አንፃር የተያያዘ ደንበኞች ከሆነ ያው የለኝም ነው። ነገር ግን ደግሞ እኔ ከምሰራው የተያዘ ለምሳሌ እኛ ጋር የምንሰራው ዩኒቨርሲቲ ነው። በዩኒቨርሲቲ አስተማሪነት የኛ የምናስተማሪዎች ተማሪዎች ይኖራሉ ያው ተጠቃሚዎቹ ተማሪዎች እና ዩኒቨርሲቲው ነው። ስለዚህ ከዛ አንፃር ያው እንደ ደንበኛ የምናስበው ከሆነ ተማሪዎቹ ያው ከተማሪዎቼ በክላስ ውስጥም ከክላስ ውጭ ያለውም የኮ የምናስቀምጣቸው የግንኙነት የኮንታክት ሀወሮች አሉ። በዛ መልክ ያው ከተማሪዎች ምክንያት ይሆናል። ግን ከድርጅት ከቢዝነስ እንደገና ከንግድ የተያያዘ ደንበኞች ከሆነ ግን ብዙ ደንበኛ አይልም እንደ በዛ ልክ ደግሞ አንገናኝም

የምታስታውሰው ልዩ በዓል አለ ወይ የሚለው አዎ ብዙ አይነት የበዓሎቹ የበዓሎቹ አሉ። ስለዚህ በአመት የምናከብራቸው ባአሎች አሉ። እንደገና ደግሞ በተወሰነ በየቀኑም በወርም ውስጥም የምናከብራቸው ባዐሎች አሉ። ስለዚህ ያው ባዓል ሁለት አይነት አለ ንበሪ እንደ አውዳምት የሚታይ ባዓል አለ። ከባህል አይ ሚን ከባህል የተያዘ በዓል አለ። እንደገና ደግሞ ከሃይማኖት የተያያዘ በዓል አለ። ለምሳሌ ከሃይማኖት ጋር የተያያዘ በዓል ከሆነ ያው በአመት ለምሳሌ ማርያም የማርያም በዓል የተወለደችበት በዓል የሚከበር አለ። ፍልሰታ የሚባል በዓት አለ። እንደገና ደግሞ ህዳር ሃያ አንድ ቀን ለምሳሌ አመት በዓት። ከማስታውሰውና እንደገና በጣም ከማከብረው የበአል አይነቶች ናቸው። ሌላኛው ደግሞ ያው እንግዲህ የ ከምናከብረው የሃይማኖት በዓል ደግሞ ሌላ አይነት ባዓል አለ። ከሃይማኖት ጋር ለምሳሌ እንደገና የገብርኤል የታህሳሸ አስራ ዘጠኝ አለ። እንደገና ደግሞ በብዛት የጥር ሃያ አንድ ደግሞ ተመሳሳይ የማርያም ባአሎች አሉ። እነዚህ ከማስታውሳቸው ይሄ በዓል ነው። ከአመት በዓል የተየያዘ ያው ኦሬዲ ይሄም ከባአልጋ የተየያዘ ነው ያው አዲስ አመት አለ። በብዛው ከማስታውሳቸውና እንደገና ደግሞ በታም የተለየ በዓል ያርገን የምንይዘው ለአብዛኛው ሰዎች አዲስ አመት ነው። ምክንያቱም የነበረው አሮጌ አመት አልፈን ወደ አዲስ አመት ወደ በአዲስ በአዲስ ሀሳብ የምንሸጋገርበት። በሌላ ቦታ የነበረው የተለያየ ሰው ተሰባስቦ አንድ ላይ የሚያከብርበት። እንደገና ደግሞ ያው ከነበረው አስተሳሰብ የተሻለ አስተሳሰብ። በአዲስ እቅድ በአዲስ ፍቅር በሰላም የምናከብረው የምናስታውሰው ያው የአዲስ አመት በዓል ነው። ቀጥሎ ያለው ደግሞ ያው የፋሲካ በዓል ነው ፋሲካ ያው በደንብ የሚከበረው በዓል አንዱ ነው። ፆመህ የሚከበረው የሃይማኖታዊ በዓሎች ናቸው። ከዛ በኋላ የማስታውሰው በዓል ደሞ ለየት ባለ እንደ ሀገር ደረጃ የምናከብራቸው ደግሞ ያው የአድዋ በዓል አለ። ያው የካቲት ሃያ ሰባት በአመት ናቸው የሚናስታውሳቸው በዓሎች አሉ። ይሄ በሀገር ደረጃ በክልልም በሀገር ደረጃም የምናክብራቸው የኩራት ቀን ነው። የኩራት ቀን ማለት ያው በአፍሪካ ደረጃ ለመጀመሪያ ጊዜ ያው ፈረንጆች በሀገር ውስጥ ለመግዛት ሲገቡ የነበረው የትግል አይነት ነው። ይህ ትግል አይነት ማለት ያው እንግዲህ አንወረርም። አንገዛም የራሳችንን የግዛት አንድነት አሳልፈን አንሰጥም ከማለት ብሎ ያው አባቶቻችን ሲታገሉበት የነበረው አጠቃላይ በአንድነት የታገሉት። ከውጭ ወራሪዎች የታገሉት እና ነፃ የወጣ የቀን በዓል ነው። ስለዚህ አብዛኞቹ የኢትዮጵያ ብሄር ብሄረሰቦቹ የትግራይ የትግራይ እንዳለ በሙሉ ህዝቡ አስተባብሮ የታገለበት የአንድነት ቀን እና የአሸናፊነት የድል በዓል ነው። እና በጣም ከምናስተዋስው የተሻለ በዓል ደግሞ ያው እሱ የአድዋ በዓል የአድዋ በዓል ነው ማለት ነው። ሌሎች ባዕሎቹም ያው ይኖራሉ ማለት ነው።